ብዙ ሰነዶች ታዘጋጃለህ ወይ የሚለው ጥያቄ ብዙ ሰነዶች ማዘጋጀት አዎ አወዳለሁ ምክንያቱም በሰነዶች ተዘጋጅቶ የሚቀመጥ ነበር በጣም ስለሚጠቅመን እና ለማስታወስ በጣም ጠቀሜታ ስላለው አንረሳውም ያው ሰነድ የያዘውን ነገር ብዙን ጊዜ አይጠፋም በዛ ምክንያት ሰነዶችን ማዘጋጀት እወዳለሁ ብዙ ስነዶችን ማለት ነው ስለዚህ እንዳጠቃላይ ስንወስደው ብዙ ስነዶችን ታዘጋጀለህ ወይ? ይሄን ጥያቄ የኔ መልስ የሚሆነው አዎ ብዙ ሰነዶችን አዘጋጃለሁ። ምክንያቱም ብዙ ሰነዶችን ስለማዘጋጅ ማለት ነው።